ሰላም ጾም ትጾማለህ የሚለው ጥያቄ ላይ የኔ ምላሽ አዎ ነው። ግን በ መጀመሪያ እ ጾም ማለት ምን? ማለት እንደሆነ እ እንረዳ። ጾም ማለት። ለምሳሌ ከእምነቶች መካከል እንደ አንዱ እንደ ክርስቲያን እንደ ክርስትና ሃይማኖት ጾም ማለት። ወደ አምላክ ወደ እግዚአብሔር የምንቀርብበት እ መንገድ ነው። በጾም ብዙ አስተምሮ እንደሚሉት እ በጾም ምክንያት ወደ እግዚአብሔር የምንቀርብበት የምንጠጋበት እኛ ሀጥያት ምናስተሰ ምን የምናጠፋበት። እና ደግሞ አምላካችን እኛን ይቅር የሚልበት መንገድ ስለነ ስለሆነ። ከዚህ አንፃር እጾማለሁ። በተመሳሳይ ልክ እንደዚሁ ሙስሊሞችም እንደ እ ሙስሊም እንደ ሙስሊም ይጾማል። ከብዙ ኃጢአት ለመዳን እና ለመጠንቀቅ አመሰግናለሁ።

ሰላም በቤተሰቦ ምን አይነት በዓላት ታከብራላችሁ ለሚለው ጥያቄ? በእኛ ቤተሰብ የሚከበረው በዓል። ለምሳሌ ገና ገና ይከብራል የክርስቶስ ልደት ተብሎ እንደ ክርስቲያን። ሁለተኛው ተንሳዔ ወይም ፋሲካ ይከበራል ይሄ ደግሞ የክርስቶስ ከሞት መነሳትን በማስመልከት። ሶስተኛው የፍስርታ በዓል። ወይም የኪዳነ ምህረትን በዓል እናከብራለን። ይሄ ደግሞ የጌታ እናት ወይም የክርስቶስ እናትን ከሞት መንሳት መሰረት በማድረግ። የመጨረሻው ደግሞ ጥምቀት በዓል ይከበራል። ይሄ ደግሞ የክርስቶስን በምድር እያለ መጥቶ ከውሃ መጠመቁን በማስመልከት ለሰው ሁሉ ሁሉ ሀጥያት። እሱ መጠመቁን እና ከሰዎችም የሱን ምሳሌ አድርገው እንዲጠመቁ በሚያመለክት ሁኔታ እየተጠመቁ ጥምቀት መስራት ለማድረግ እናከብረዋለን። አመሰግናለሁ።

ሰላም ከልጅነትህ የምትዘክረው ነገር አለ ለሚለው ጥያቄ? ትንሽ ጥያቄው ግልጽ አይደለም ግን እንደ ገባኝ መሰረት የምትዘክረው ከሆነ። ለምሳሌ እኔ ከልጅቴ የምዘክረው የእመቤታችን ወይም የጌታ የኢየሱስ ክርስቶስን የእናትን በዓል ሁሌም በየወሩ በሃያ አንድ በሃያ አንድ ከልጅ እያለው ከጓደኞቼ ጋር ሆኜ ስዘክር ነበረ። በወሩ አንዱ ጓደኛዬ የሆነ ወር ቀጣዩ ወር ደግሞ አንዱ ጓደኛዬ እዛ ሶስተኛው ወር ደግሞ እኔ እየሆነ በዚህ አይነት መንገድ ስናከብር ነበረ። ከዚህ አንፃር ስለሆነ ይሄ ነው እኔ እምዘክረው

ሰላም የስራ ግምገማ ትደር ትደርጋት ትደረግልሃል የሚለው ጥያቄ ግልጽ አይደለም ጥያቄው እና አባከዎን እንደገና በስተክክል ጽፈው ይጠይቁን አመሰግናለሁ።

ሰላም! ላፕቶፕ አለህ? ለሚለው ጥያቄ አዎ! አለኝ። ምክንያቱም ላፕቶፕ ለብዙ ነገሮች ይጠቅማል። ለምሳሌ እንደ ተማሪ የተለያዩ የተለያዩ ትምህርቶችን ለመማር፣ የተለያዩ ነገሮችን ለማንበብ፣ መጽሐፍቶችን ለመመልከት ላፕቶፕ ይመረጣል። ለአይንም ይሄን ያክል አስቸጋሪ ስላልሆነ በአሪፍ ሁኔታ እንድትማር ያግዝሃል። እንደ ስራ ደግሞ ስናየው፤ ለምሳሌ ለሂሳብ ሰራተኞች በጣም ጊዜያቸው እንዲቆጥብላቸው፣ ሚስቴክ እንትን ስህተት እንዳይሰሩ የሚያግዛቸው መሳሪያ ስለሆነ ከዚያች አንፃር በደንብ እጠቀማለሁ። አመሰግናለሁ!

ሰላም የህዝብ መመላለሻ ትጠቀማለህ? ይሄ ጥያቄ? አዎ። እጠቀማለሁ በፊት አሁን አልጠቀምም። በፊት ላይ ግን ገንዘብ ያልነበረ የሰዓት ላይ የህዝብ ማመላለሻ። ባሶች ላይ ሲሄድ ነበር አሁን ግን የራሴን ስለገዛው አልጠቀምም። በፊት ስጠቀም ነበር አመሰግንበታለሁ

ሰላም የምትወደው መክሰስ ምንድነው? ለሚለው ጥያቄ መጀመሪያ መክሰስ ማለት ምን ማለት እንደሆነ እናብራራው። መክሰስ ማለት ምሳ ከበላን ቡሃላ አራት ከመብላታችን በፊት የምንመገበው የምግብ ሁኔታ ነው። ለምሳሌ ማለትም ከምሳና ከእራት መካከል ያለ ሰዓት ማለት ነው። እና ለምንድነው ብዙ ጊዜ ይሄን ምንገበው ብለን ስንጠይቅ ደግሞ የሰአቱ ብዛት ነው ሚወስነው። ለምሳሌ ስድት ሰዓት ላይ ምሳ በልተን ከምሽቱ ሶስት ሰዓት ከሆነ ወይም ሁለት ሰዓት ከሆነ እራት የምንበላው በጣም የሰዓት ክፍተት አለ ማለት ነው። ስለዚህ በዚህ መሃል በጣም ክፍተት ካለ ሊርበን ይችላል። ሶ ስለዚህ እንዳይርበነ ምን መክሰስ እንጠቀማለን ማለት ነው። እና ወደ እኔ ሳመጣው ጥያቄውን ምን አይነት መክሰስ ትወዳለህ ለሚለው ፍርፍርን እንወዳለሁ። ለምን ፍርፍርን መረጥኩ አንደኛ ፍርፍር ምግብ ፍርፍር ማለት በጣም ቅልል ያለ ምግብ ነው። ለኔ እና ደግሞ ኢዝሊ ማለቴ በቀላሉ ልናዘጋጅ የምንችለው ምግብ ነው። ሁለተኛ ደግሞ የምወደው ዳቦ ነው። ዳቦ ብዙ ጊዜ ቁርስ እጠቀማለሁ ግን መክሰስ ላይም እጠቀማለሁ። ለምሳሌ አሁን ቀለል አድርጌ አነስ ያለች ዳቦ ብጠቀም ለጊዜው ራቤን ያስታግስልኛል ከዛ ደግሞ እራት ስለምበላ ያን ያክል አያስጨነቀኝም ማለት ነው። ከዚህ ከዚህ አንፃር ፍርፍርና ዳቦ ብዙ ጊዜ እመገባለሁ። አመሰግናለሁ።